ትንኞች በአከባቢው አሉ ለሚለው? አዎ ትንኞች። ውጪ ላይ በብዛት ቆሻሻ ምናምን እንደ ፍሳሽ ነገሮች የሚደፉበት ላይ። ትንኞችን ውጪ ላይ ስወጣ አያለሁኝ። ግቢ ላይ ግን የዉቤት ንጽህና ስለምጠበቅ ግቢ ላይ ትንኞች የሉም።

ጨው ብዙ ትወዳለህ ለሚለው በጣም የበዛበት ጨው አልወድም። ግን መጠኑን በጠበቀ ጨው ለኩላሊትም ሲበዛ ለኩላሊትም ስለሚያጋልጥ ጨው የበዛበት አልወድም። በመጠኑ የሆነ ጨው ግን ያለበት ምግብ እወዳለሁኝ። እናም ጨው ብዙ አልወድም።

ማብሰል ትችላለህ? ለሚለው በማብሰል ዙሪያ ብዙ ነገሮች አሉ። ለምሳሌ የተለያዩ ስጋ አበብ አበስላለሁኝ። እንዲሁም ደግሞ ልክ ሊጥ አለ። የተቦካ ያንን እንጀራ እንዲሆን አበስላለሁኝ። እናም ማብሰል እችላለሁኝ።

ቀልድ መናገር ትወዳለህ ለሚለው ቀልድ በብዛት ከትልልቅ ሰዎች ጋር ቀልዳ ቀልድ ነገር መናገር አልወድም። ማለትም እኔ ቁም ነገር ያለው ነገር ነው መናገር ደስ ሚለኝ። እና ደግሞም ከትንንሽ ልጆች ጋር አልፎአልፎ ልቀላለድ እችላለሁ። እናም ብዙ ጊዜ ቀልድ መናገር አልወድም

ስንት? ትራስ ትጠቀማለህ ለሚለው እኔ የምጠቀመው አንድ ትራስ ነው። ማለትም ሁለት ሶስት ለመጠቀም አንገቴን ስለሚያመኝ እና ደግሞ በጣም ከፍ ሲያደርግ። አንገቴን የህመም ስሜት ስለሚሰማኝ አንድ ትራስ ነው እኔ የምጠቀም።

የትኛውን ባህላዊ ምግብ ትወዳለህ ለሚለው? እኔ በብዛት የምወደው ባህላዊ ምግብ እንጀራ እንጀራ ሁልጊዜ እንጀራ በወጥ በጣም እወዳለሁኝ። እናም አንዳንድ ጊዜ የተለያዩ ምግቦችን ብጠቀምም በጣም የምወደው ግን እንጀራ ነው። እንጀራ በወጥ በጣም የምወደው ነው።

የድርጅቱን ባህል ትወደዋለህ? ለሚለው አዎ የድርጅቱን ባህል እወደዋለሁኝ። ለምሳሌ አሁን ልክ በምሰራበት ቦታ ላይ ልክ በዓላት ሲመጡ ቡና በማፍላት በ ልክ ተደራጅተን ባህላችንን አንድ ጋር በመሆን እያከበርን እንቆያለን። በደስታ እናም የድርጅቱን ባህል እወደዋለሁኝ።

የምትወደው አትክልት ምንድነው? ለሚለው እኔ የምወደው አትክልት ጎመን፣ ይሄ የሀበሻ ጎመን የሚባል አለ። ጥቅል ጎመና አለ፣ እንዲሁም ደግሞ ቆስጣ አለ። ሰላጣ አለ፣ እንዲሁም ደግሞ እንደ ቀይስር፣ ድንች የመሳሰሉትን እነዚህን አትክልቶች በጣም እወዳለሁኝ።

ጊዜህን በደንብ ታስተዳድራለህ? ለሚለው አዎ ጊዜዬን እኔ በደንብ ነው የመረ ምንም አይነት ጊዜ እንድባክንብኝ አልፈልግም። ያው በተቻለኝ አቅም ጊዜዬን በአግባቡ በደንብ አድርጌ በመጠቀም ምንም አይነት ጊዜ እንዳይባክን አድርጌ ጊዜን በመቆጠብ በ በደንብ አድርጌ ጥሩ ነገር በመስራት አድርጌ ግዜዬን በደንብ አስተዳድራለው።

ስራህን ትወደዋለህ? ለሚለው አዎ እኔ ስራዬን እወዳለሁኝ። የተማርኩበት የተመረቅኩበትም ስራ ስለሆነ። ስራዬን በጣም ነው የምወደው በአግባቡ እሰራለሁ ሰዓት አከብራለሁ። እንድሁም ደግሞ ደንበኞቼን አግባብ ባለው ሁኔታ በጥሩ ሁኔታ ፈገግታ በመስጠት። ጥሩ ንግግር በመንገር ሁሉን ነገር አደርጋለሁ። እናም ስራዬን እወዳለሁ

የስራ ቦታህ እንዴት ነው? ለሚለው የኔ የስራ ቦታዬ በጣም ጥሩ ነው። ጸጥታዬ ያለበት እንዲሁም ደግሞ ጥበቃ ያለበት። ዙሪያውን በቃ በጥበቃ እንዲሁም ደግሞ የተለያዩ እንትኖች ዛፎች ምናምን በመትከል እነዛም ልክ ነፋሻ ናቸው ንፋስ በማግኘት እናም የስራ ቦታዎቼ በጣም ጥሩ ደስ የሚሉ ናቸው።

የፀሀይ ስትጠልቅ መመልከት ትወዳለህ? ለሚለው አዎ ፀሀይ ስትጠልቅ እመለከታለሁኝ። እንዲሁም ከበጣም ከሞቀችው እየቀዘቀዘች እየቀዘቀዘች ስለምትሄድ ያን ጊዜ ቁጭ ብዬ መሞቅ። ደስ ይለኛል እናም የፀሀይ ስትጠልቅ መመልከት እወዳለሁኝ።

ሹራብ መስፋት ትችላለህ? ለሚለው እኔ ሹራብ መስፋት አልችልም። ማለትም ሰዎች የበዓላት ሹራብን እንዲሁም ደግሞ ዝም ብሎ ወጣ ያለ ሹራቦችን ሲሰፉ። አይቼ አውቃለሁኝ። እኔ ግን የሰለጠንኩበትም ስላልሆነ ሹራብ መስፋት አልችልም።

ሰንደል ትለብሳለህ ለሚለው? ሰንደል ብዙ የምጠቀመው የሴቶች የተለያዩ ሰንደል የሚባሉ አሉ። እነዛን ብዙ ጊዜ የምለብሳቸው። ሰርግ ላይ እንዲሁም ደግሞ አንዳንድ ጊዜ ወጣ ስል ወደ መናፈሻ ምናምን ስሄድ እለብሳለሁ። እናም ሳንደል ትለብሳለህ ለሚለው እለብሳለሁኝ።

የምታውቀው አንድ ምሳሌ ንገረኝ ለሚለው? አሁን ለምሳሌ ሩጭ ጋር ተያይዞ እነ ጥሩነሽ ዲባባ ድነ ቀነኒሳ በቀለ መሰረት ዲባባ እነዚህ ከሀገርም አልፈው እስከ አለም ድረስ የሚታወቁ ናቸው። በሩጫ እናም የመቆ ምሳሌ ይሄ ነው።

ጫጫታ ታገኝበት ትችላለህ? ለሚለው ጫጫታ ታገኝበት ትችላለህ ለሚለው አልችልም አግኝቼም አላውቅም። ማለትም እኔ ጫጫታ የበዛበት እንደዚህ የተለያየ ወከባ በዛበት ቦታ አልወድም። እኔ በጣም ደስ የሚለኝ ጸጥ ያለ ቦታ ሲሆን ነው። እናም ጫጫታ ታገኝበት ትችላለህ ለሚለው አልችልም።

በመስታወት ላይ ምን ያህል ጊዜ ታያለህ? ለሚለው በቀን ሁለት ጊዜ እና በዛ ከተባለ ሶስት አያለሁኝ እሱም ጠዋት ላይ። ወደ ስራ ስሄድ በመስታወት ላይ እቆያለሁ። አያለሁኝ እንዲሁም ደግሞ ልክ ለምሳ መጥቼ ከስራ ቦታ ለምሳ መጥቼ አሁንም ተመልሼ ወደ ስራ ልሂድ ስም በመስታወት ላይ አያለሁኝ እናም ሁለት ጊዜ አያለሁ።

የቤት እንስሳ አለህ እ ለሚለው? አዎ የቤት እንስሳ እ አሉኝ እ ለምሳሌ እ እንደ ዶሮ እንዲሁም ደግሞ እ ድመት ድመት እወዳለሁኝ። የቤት እንስሳ እ የተለያዩ እ አይጦችን ምናምን እንድትጠብቅልኝ እንድታባርርልኝ እናም እነዚህ የቤት እንስሳ አለህ የሚለው አሉኝ

የጎረቤቶችህን ድምጽ ትሰማለህ ለሚለው? አዎ የጎረቤቶችን ድምጽ እሰማለሁ። እንዲሁም ደግሞ የልጆቼችሲጫወቱ እነዚህ ህፃናት። በተለያዩ ንፊፊቶች እንዲሁም ደግሞ በኳሶች እነዚህን የመሳሰሉ ነገሮች ህፃናት ሲጫወቱ እሰማለሁ። እንዲሁም የጎረቤቶችህን ድምጽ ትሰማለህ ለሚለው? እሰማለሁኝ።

በመታጠቢያ ቤት ውስጥ ትዘምራለህ ለሚለው? በመታጠቢያ ቤት ውስጥ አልዘምርም። ምክንያቱም ሙሉ ሻወርም በሚወሰድበት ሰዓት። የግርጅ እግር እጅ ፊትም በምታጠብበት ሰዓት። በመታጠቢያ ቤት ውስጥ ትዘምራለህ የሚለው እኔ አልዘምርም።

አዲስ አመትን እንዴት ታከብራለህ? ለሚለው አዲስ አመትን ጠጅ በመጣል ጠላ በመጥመቅ እንዲሁም ደግሞ በግ። የከብት ስጋን በመጠቀም እና ጎረቤትን በመጥራት ዘመድ አዝማድን በመጥራት። እናም አዲስ አመትን እንዴት ታከብራለህ? ለሚለው በዚህ መልኩ አከብራለሁኝ

የትኛውን የቀኑን ሰዓት ትወዳለህ ለሚለው? የሁሉንም የቀን ሰዓት እወዳለሁ ግን በተለይ በተለይ ምሽት ላይ በቃ ሙያየን ስራ ዉየ ስመጣ። በአንዴ ስብስብ ብዬ በቃ ቡና አፍልቼ ምን ብዬ እምደሰትበት። ምሽት ከአስራ አንድ ተኩል በኋላ ቤቴ ስገባ አስራ ሁለት ሰዓት ይዞ እወዳለሁኝ።

ስንት? ብርድ ልብስ ትጠቀማለህ ለሚለው እ እኔ በቅዝቃዜ ጊዜ እ ሁለት ብርድ ልብስ እ እጠቀማለሁ። እ ጊዜ ደግሞ እ አንድ ብርድ ልብስ ነው የምጠቀም። እና አሁን ባለሁበት እ ደረጃ ላይ አሁን ያለሁበት ሙቀት ስለሆነ እኔ የምጠቀመው አንድ ብርድ ልብስ ነው።

ማታ ምን አይነት ድምጽ ትሰማለህ? ለሚለው እኔ ማታ ላይ የምሰማው የዶሮ ድምጽ፣ ዶሮዎች ሲጮሁ እንዲሁም ደግሞ ውሾች ውሾች ሲጮሁ የውሻ ድምጽ እሰማለሁ። እናም ደግሞ የአውሮፕላን የአውሮፕላን ድምጽ እሰማለሁ። እንደ አጠቃላይ የተሽከርካሪ ማታ ላይ የተሽከርካሪዎች ድምጽ እሰማለሁ።